እኔ በአንድ ጊዜ ብዙ ስራ ታስተናግዳለህ? አዎ አስተናግዳለሁኝ በተለይ እኔ የምሰራው ስራ። ስራዎችን በአንድ እንድሰራ የሚያደርግ ከመሆኑ አንፃር። በአንድ ጊዜ ብዙ ስራዎችን ለመስራት እገደዳለሁኝ እና ስራዎችን እሰራለሁ። አንድ ጊዜ ማለት ነው።